ቤቴን በቀን ከሁለት እና ከሶስት ጊዜ በላይ አጸዳለሁ። ምክንያቱም የቤትን ጽዳት በጣም ነው የምወደው። ስለዚህ ቤቴን በስነ ስርዓቱ መያዝ እና መንከባከብ ስለምፈልግ- አይምሮ እኔም እረፍት ለማሳየት ስለዚህ በቀን ከሁለት እና ከሶስት ጊዜ በላይ አጸዳለሁ።

ደሞዝ በወሩ ሃያ አምስተኛ ቀን ከሃያምስት እስከ ሃያ ስምንት ባለው ጊዜ ውስጥ አገኛለሁ። እና ደሞዜን እምወስደውም በነዚህ ቀናቶች ነው። ስለዚህ ከሃያ አምስት እሰከ ሃያ ስምንት ባለው ጊዜ ውስጥ ደሞዝ እወስዳለሁ

አዎ እንዴት? ግድ ነው እሱ በጣም ነው ደስ እሚለኝ የተለያዩ ቅመማ ቅመሞችን ተጠቅመው እ የተሰሩ ምግቦች በጣም ነው እምወደው። ምክንያቱም ጣዕማቸው እንዲሁም ሽታቸው ስለሚማርከኝ እንደዚህ አይነት ምግብ እ የተሰሩ ነገሮችን በጣም ነው እምወደው። በጣም ነው እማደንቀው። ከምነግርህ ከምነግርህ በላይ በጣም ይመቸኛል።

አዎ እኔ አሁን ባለውበት ሁኔታ እንዲሁም ወደፊት ብዙ የያዝኳቸው እቅዶች ብዙ ለህዝብ ላስተዋውቅ ያሰብኳቸው የስራ እድሎች አሉ። ከምንም በላይ እኔ ራሴን በየትኛውም ሁኔታ ሙሉ ሰው አድርጌ መሳል እፈልጋለሁ። መሳል ብቻ ሳይሆን መሆንም እፈልጋለሁ። በ ፋይናንሻሊም ሆነ በእውቀት በተለያዩ ዙሪያዎች ሙሉ ሰው ሆኜ መታየት ስለምፈልግ። አዎ የሰራ እድሎችን እፈጥራለሁ

ማለት በቀን ውስጥ ነው? ወይስ የገዛሁት የገዛሁት ከሆነኝ ወይም እኔ የምጠቀማቸው ከሶስት እና ከአራት በላይ አሉኝ። ግን በቀን ውስጥ አንድ ልጠቀም እችላለሁ። አንድም ላልጠቀም እችላለሁ። ምክንያቱም እንደ አየር ሁኔታው ነው። እና በብዛት አሉኝ የብርድ ልብሶች በጣም አሉኝ ማለት ይቻላል ከአራት ከአምስት በላይ አሉኝ። እና እንደ ሁኔታው ነው የምጠቀማቸው

በስራ ጊዜ ቀልድ አላቅም። ምክንያቱም ጤነኛ ሆኜ ስራዬን በአግባቡ ከመስራት ወደኋላ አልልም። ድንገት ድንገት አሞኝ ወይም ተቸግሬ ከሆነ ብቻ ሊሆን ይችላል እንጂ እረፍት እማደርገው። መስራት እየቻልኩ ማድረግ እየቻልኩ ስራዬን ትቼ እ እረፍት ወይም ራሴን ላዝናና እምልሰው አይደለሁም። ስራዬን በአግባቡ የምሰራ ሰው ነኝ። ለስራዬም ታማኝ ነኝ።

ኦ ደስ የሚል ጥያቄ ነው የጠየቅከኝ። አብዛኛው ቀትር ላይ የምጠቀመው ምግብ። ፒዛ ወይም በርገር እና ቀዝቃዛ መጠጦችን አዘወትራለሁ። ምክንያቱም ያለው የአየሩ ሁኔታ ትንሽ ሞቃት ሊሆን ስለሚችል። እንደዚ አይነት ምግቦችን ውይም ቀለል ያሉ ምግቦችን መብላት መጠቀም እፈልጋለሁ። እና እንደዚህ አይነት ነገሮችን አዘወትራለሁ። ይህንን ጥያቄ ስለጠየከኝ በጣም ደስ ብሎኛል ቴንኪው።

የቀን መቁጠሪያ አልጠቀምም። ይህ ማለት ቀኖችን አልቆጥርም ማለት ሳይሆን ቀኖችን በቃሌ ስለማውቃቸው በራሴ መቁጠር ስለምችል የቀን መቁጠሪያ ሌላ ተጨማሪ እቃ ወይም ቁስ አልፈልግም። ይህ ማለት የተለያዩ አጋዥ እቃዎች አሉ እነ ስልክ ወይም ኮምፖስ የመሳሰሉ ነገሮችን አላዘወትርም። የቀን መቁጠሪያ በራሴ ነው ምቆጥረው።

ማታ ከስራ በኋላ ስመጣ ትንሽ እረፍት አደርግና ከልጆቼ ጋር ጊዜ ማሳለፍና የተለያዩ የቤተሰብ ችግሮችን ማዳመጥ ወይም መፍታት ማለት ነው። ምክነያቱም ከስራ ባለፈ የቤተሰብን ፍቅር ማግኘት መቻል አለባቸው ልጆች ስለዚህ ለልጆቼ ያለኝን ክብርና ፍቅር ካሳየሁ በኋላ። እረፍት አደርጋለሁ። ከዛ በኋላ በሚገባ ስራዬን ወደ መስራት እመለሳለሁ

በጣም ደስ የሚል ጥያቄ ነው የጠየከኝ ጠዋት ብዙን ጊዜ ከእንቅልፌ ስነቃ። የተለያዩ ስራዎችን እሰራለሁ ከእነዛም መካከል። ጽዳቴን ካስተካከልኩ ወይም ጽዳቴን ከጠበቅኩ በኋላ ቀጥታ ወደ መስሪያ ቤቴ እሄዳለሁ። ቁርሴን ተመግቤ ማለት ነው። ከዛ በኋላም መስሪያ ቤቴ ከገባሁ በኋላ ማታ ካስቀመጥኳቸው ስራዎች መካከል የቀሩ ስራዎችን። ጨርስና ወደ ዋና ስራዬ እገባለሁ

በመጀመሪያ እንደዚህ አይነት ጥያቄ ልትጠይቀኝ ስለቻልክ በጣም አመሰግናለሁ። አዎ ሳንቲሞችን እቆጥባለሁ ምክንያቱም ቁጠባ የለውጥ መንገድ ነው ብዬ ሰላማስብ። ያገኘሁትን ገንዘብ ወይም የሰራሁትን ስራ። በአግባቡ አጠራቅማለሁ በአግባቡ ቆጥባለሁና። ስራዬንም በደንብ ስለምወደው ገቢዎችንም ሳገኝ አላጠፋም አጠራቅማለሁ ቆጥባለሁ

ትንኞች እንኳን በአካባቢዬ የሉም ምክንያቱም አካባቢዬም በደንብ ነው የማጸዳው በደንብ ስለምንከባከብ እንደዚህ አይነት ነገሮች እኔ አካባቢ የሉም። ስለዚህ ትንኞች እንዲኖሩም አልፈልግም የሚመጡበትን መንገድ ቀድሜ መከላከል ስለምችል እንደዚህ አይነት ሁኔታዎች አይፈጠሩም እንዲፈጠሩም አልፈልግም። ይህንን ጥያቄ ግን ስለጠየከኝ አመሰግናለሁ

የምወደው እንስሳ የሚገርምህ ነገር ውሻና አንበሳ ነው ይህ ማለት በጣም የምወደው እንስሳ ውሻ ነው። ምክንያቱም ውሻ እጅግ በጣም ታማኝና ብልህ አዋቂም ነው። ለባለቤቱ ወይም ለአሳዳጊው ታማኝ ዉለታን የማይረሳ ስለሆነ ውሻ በባህሪው ይመቸኛል። ስለዚህ ይበልጥ የምወደው እንሰሳት ውሻ ነው።

ጠዋት ብዙ ጊዜ የምመገበው ፍርፍር ወይም ትኩስ ነገሮችን ተጠቅሜ ወደ ስራዬ የመግባት ባህሪ አለኝ። ይህ ማለት እጅግ በጣም ደስ የሚል ሁኔታን ስለሚፈጥርልኝ ነው ለኔ ትኩስ ነገርና ቀለል ያለ ምግብ በልቼ ወደ ስራ እገባለሁ። ስለዚህ እንደዚህ አይነት ባህሪ አለኝ።

አዎ በሚገባ ድርድር ላይ በጣም ጎበዝ ነኝ። የተለያዩ ነገሮችን ስገዛ ገበያ ላይ ተደራድሬና በምፈልገው ወይም ሰው በማይጎዳና ሰውን በማያጣላ መልኩ ተደራድሬ እቃዎችን መግዛት እፈልጋለሁ። እናም ከሰዎች ጋር ውይይት ወይም ክርክር ሳደርግ በሰላማዊና በመልካም መንገድ ነው። እና ዋጋ ድርድር በጣም ነው የምችለው

እውነት ለመናገር ከአራት በላይ ቋንቋዎችን እችላለሁ። አማርኛ :እንግሊዘኛ :ፍሬንች: እና ኦሮሞኛ እነዚህን አራት ቋንቋዎች እችላለሁ። ከዛ ባለፈ ሌሎች ደሞ ተጨማሪ ቋንቋዎችን የማወቅ ፍላጎት እጅግ በጣም አለኝ። ከነዛም መካከል አንደኛው መንደሬን ነው። መንደሬን በጣም መቻል የምፈልገው ቋንቋ ነው። ቀጣይ አረበኛ እነዚህን ቋንቋዎች ባቅ በጣም ደስ ይለኛል። እንደምችላቸውም ተስፋ አደርጋለሁ።

ዋው በጣም ደስ የሚል ጥያቄ ነው የጠየከኝ የምፈልገውና ሁሌም የምጠቀመው የምወደው መተግበሪያ አንደኛ ዩቲዩብ ነው ሁለተኛ ደግሞ ሊንክዲን ነው ሶስተኛ ኢንስታግራም ነው እነዚህን ሶስት መተግበሪያዎች በደንብ ነው የምትጠቀማቸው በጣም ነው የምወዳቸው እነዚህ መተግበሪያዎች ለምን ይጠቅሙኛል ካልከኝ አንደኛ ሊንክዲን የተለያዩ ትምህርታዊ እና መረጃዎችን ለማግኘት ሊንክዲንን እመርጣለሁ። ሁለተኛ ደግሞ ዩቲዩብንም እንደዚሁ የተለያዩ መረጃዎችን ለማግኘት ምርጫዬ አደርጋለሁ ስለዚህ ሁሉንም የመረጥኩባቸው የየራሳቸው ምክንያት ስላላቸው በጣም የምወዳቸው መተግበሪያዎች ናቸውና ይህንን ጥያቄ ስላስታወስከኝ ደስ ብሎኛል። አመሰግናለሁ።

አዎ በሚገባ በተፈጥሮ ውስጥ በጣም መራመድ እችላለሁ። ይህ ማለት ተፈጥሮን የማዳመጥና የማንበብ ችሎታ አለኝ። ተፈጥሮን በጣም ነው የምወደው በጣም ነው። ማዳመጥ የምፈልገው ምክንያቱም በተፈጥሮ የተሰጡን እጅግ በጣም ብዙ ገራሚ ሁኔታዎች እና ስጦታዎች አሉ። እነዛን ነገሮች ማወቅ መመራመር በጣም ደስ ይለኛል። ስለዚህ ተፈጥሮን ማንበብ በጣም እወደዋለሁ።

አዎ በሚገባ የስራ ልብሶችን እለብሳለሁ ስራየን አከብራለሁ ከስራየ ጋር የሚሄዱ የአለባበስ ስልቶችን እጠቀማለሁ። በተለይ በተለይ ቢሮ በምቀመጥ ሰዓት የተለያዩ ሱፎችን የመልበስ ባህሪ አለኝ። እና የስራ ለብሶችን በደንብ ነው የምጠቀመው። በደንብ ነው የምከተለው።

እኔ የምጠቀመው ጫማ ቁጥር ከአርባ እስከ አርባ አንድ እጠቀማለሁ እነዚህን የጫማ ቁጥሮች አደርጋለሁ። እና እግሬም ያኔ እልም ትልቅ አይባልም። ስለዚህ ከአርባ እስከ አርባ አንድ ባለው የጫማ ቁጥር አደርጋለሁ። ስለዚህ እንደዚህ ነው የምትጠቀመው?

የሞባይል ዳታ ብዙን ጊዜ አልጠቀምም። የምጠቀመው ብዙን ጊዜ ዋይፋይ ስለሆነ። የሞባይል ዳታ አልጠቀምም ቤቴ ውስጥ የምጠቀመው ዋይፋይ ነው። ስለዚህ የሞባይል ዳታ የመጠቀም ልምዱ ብዙም የለኝም ማለት እችላለሁ።

ይህንን ጥያቄ በድጋሚ ስለጠየከኝ በጣም አመሰግናለሁ። ቅድም እንዳልኩህ ገንዘብ በጣም መቆጠብ እፈልጋለሁ እቆጥባለሁ ምክንያቱም ገንዘብም የምቆጥበው አንደኛ ካልሆነ ወጪ ራስን መገደብና መቆጠብ ስላለብኝ። ሁለተኛ ደግሞ ማድረግ የምፈልገውን ወይም ማሳካት ያለብኝን ነገር። ማድረግ የምችለው በገንዘብ ነው ስለዚህ ገንዘብ ደግሞ መቆጠብ ይኖርብኛል ማለት ነው። ስለዚህ ገንዘብ እቆጥባለሁ።

አይስክሬም በጣም ነው ምወደው። እንዲሁም ዘውትር የምመገበው የምግብ አይነት ነው ማለት እችላለሁ። ብዙም ጊዜ። አይስክሬም መለስ በጣም ነው ምመቻኝ። እንዲሁም ከቤት። ወጥቼ ማታ ወደ ቤት ስገባ አይስክሬም ወደ ቤት እዞ የመግባት ባህል ልምድም አለኝ። እና አይስክሬም መላስና መብላት በጣም ነው ደስ የሚለኝ። በጣም የምወደውም የምግብ አይነት ነው።